የስራ ቦታዬ ደህንነት በጣም አስተማማኝ ነው የዩኒቨርሲቲ ነው የምሰራው የዩኒቨርሲቲ መምህር ነኝ የፌደራል ተቋም ነው። የስራ ቦታዬ በጣም አስተማማኝ ነው ምንም የሚያሰጋ ነገር የለም። ጋርም ጥሩ ግንኙነት ነው ያለኝ። ምንም የሚያሰጋ ነገር የለም የፌደራል ተቋም ስለሆነ ዩኒቨርሲቲ ስለሆነ በጣም ትልቅ ተቋም ነው። ምንም የሚያሰጋ ነገር የለም። በሰላም ገብቼ በሰላም ነው የምወጣው ምንም የስራ ቦታ የደህንነት ስጋት የለብኝም። የዩኒቨርሲቲ ተቋም ስለሆነ ትልቅ ተቋም ነው። የምሁራን ተቋም ስለሆነ ሁሉም የራሱን ሀሳብ በነጻነት ያንሸራሽርበት ስለሆነ ምንም የሚያሰጋ ነገር የለም። የስራ ቦታ ደህንነቴ አስተማማኝ ነው

ሰው ልጅ ስለሆንኩኝ ጭንቀት በተለያየ ጊዜ ሊሰማኝ ይችላል። ለምሳሌ ሲደክመኝ ስራ ቦታ ጥሩ ስሜት ሳይሰማኝ ሲቀር ጭንቀት ይሰማኛል። ጭንቀት ሲሰማኝ የመጀመሪያ ስራ የማደርገው ጸሎት ማድረግ ነው። ማሳወቅ ነው ወደ እግዚአብሔር መለመን ነው። ምክንያቱም በመጽሐፍ ቅዱስ ለሰው ከሚሆነው በቀር ምንም ፈተናና ጭንቀት አልደረሰባችሁም ትፈተኑም ዘንድ የማይፈቅድ እግዚአብሔር የታመነ ነው። መውጫውን ደግሞ እንዲሁ ያደርግላችኋል ተብሎ ስለተጻፈ እኔ ደግሞ ክርስቲያን ስለሆንኩኝ የመጀመሪያ ስራዬ ጭንቀት ሲሰማኝ ጸሎት ማድረግ ነው ለእግዚአብሔር ማሳወቅ ነው። ለፈጣሪዬ ካሳወቅኩኝ ቦኋላ ደግሞ ከጭንቀት ነፃ ሆናለሁ በነጻነት እንቀሳቀሳለሁ። ምክንያቱም እኔ ማልችለውን እግዚአብሔር ይችላል ብዬ ስለማምን እግዚአብሔርም ስለሚረዳኝ ለእግዚአብሔር አሳውቃለሁ ከዛ ቦኋላ ከጭንቀት ነፃ ሆናለሁ በርግጥ ለቤተሰቦቼም አማክራለሁ ጭንቀት ሲሰማኝ ከባለቤቴ ከልጆቼ እና ከቤተሰቦቼ ጋር እማክራለሁ ከዛ ውጪ ያለውን ደግሞ ለፈጣሪዬ ነው የማመልክተው እግዚአብሔር ስለሚረዳኝ ጭንቀቴን ያቀልለኛል ብዬ ስለማምን ደግሞ ስለሚያቀልልኝም ጭምር ወደ እግዚአብሔር ነው የምጠይቀው ለፈጣሪዬ ነው የማሳስበው

አዎ ስሜቴን በፊቴ ላይ አሳያለሁ ደስ ሲለኝ ፊቴ ላይ የምንነበበው እና ሲከፋኝ ፊቴ ላይ የሚነበበው የተለያየ ነው። ለምሳሌ ደስ ሲለኝ ፊቴ ላይ የሚነበበው ደስታ። ሁሉም ሰው የሚረዳው ደስ እንዳለኝ እንዳልከፋኝ ነው። ሲከፋኝ ደግሞ ፊቴን የማኮሳተር እና የተለየ ስሜት የማሳየት ልምድ አለኝ። ስሜቴን ፊቴ ላይ እገልጻለሁኝ ፊቴ ላይ ይነበባል። ማንም ሰው ፊቴን አይቶ ደስተኛ መሆኔን ደስተኛ ለመሆኔን በትክክል መረዳት ይችላል። ምክንያቱም ደስተኛ ስሆን ፊቴ ያበራል ፊቴ ይፈካል። በቃላት ሊገለጽ የማይችል ስሜት ፊቴ ላይ ይነበባል። ሲከፋኝም በተቃራኒው እንደከፋኝ የሚያስታውቁ ብዙ ምልክቶች ፊቴ ላይ ይነበባሉ። ስለዚህ ማንም ሰው ጓደኞቼ ቤተሰቦቼም ሊሆኑ ይችላሉ ፊቴን አይተው ምን አይነት ስሜት እየተሰማኝ እንደሆነ ማወቅ ይችላሉ። ይሄንን እኔ ምንም ማድረግ አልችልም ተፈጥሮዬ ስለሆነ ፊቴ ላይ ይነበባል።

አዎ በስራዬ ላይ ችግሮችን እፈታለሁ ችግር ለየትኛውም ሰው የተፈጠረ ነው ባይባልም የሚያጋጥመው ክስተት ነው። ሰዎች በህይወት ሲኖሩ የሚያስደስታቸው ችግሩ ነው የሚፈጠርባቸውም ነገር አለ። ችግሮች ሲፈጠሩ ለምን ተፈጠሩ ሳይሆን ይሄን ችግር እንዴት ነው ማለፍ የምችለው ብሎ ማሰብ ከአንድ ሰው እንደ ግለሰብ ይጠበቃል። እኔም ሰው ስለሆንኩኝ ብዙ ችግሮች ያጋጥሙኛል። ችግሮችን ግን እንደ ችግር አይቼ እዛ ቦታ ላይ አልቆምም። ያንን ችግር በማለፍ ወይም ችግሩን በመፍታት ወደ ቀጣይ የመሄድ ልምድ አለኝ። በስራዬ ላይ የሚያጋጥሙኝን ችግሮች የመፍታት ልምድ አለኝ። ምክንያቱም ችግሩን መፍታት ካልቻልኩኝ የኔ መማር ምንድነው? ጥቅሙ የሚል ስሜት ስለሚሰማኝ ከችግሩ በላይ ደግሞ ራሴን ከፍ አድርጌ ስለማይ ችግሮችን የመፍታት ልምድ አለኝ። ደግሞ ፈጣሪም እየረዳኝ ከባድ ችግር የሚባል ባያጋጥመኝም በትንንሽ ጉዳዮች ራሴን ላለመጥመድ ችግሮችን በመፍታት ህይወቴን ቀለል ለማድረግ እሞክራለሁኝ። ስለዚህ በስራየ ላይ ችግሮች ሲያጋጥሙኝ ለመፍታት እሞክራለሁ ብዙ ችግሮችን ፈትቸ አውቃለሁ

በጣም ብዙ የምወዳቸው አትክልቶች አሉ አትክልት ብዙ አይነት ነው። የፍራፍሬ አትክልት ሊሆን ይችላል የጎመን አትክልት ሊሆን ይችላል የሽንኩርት አትክልት ሊሆን ይችላል ብዙ አይነት ትክልቶች አሉ። እኔ የምወደው አትክልት የመጀመሪያው ጥቅል ጎመን የሚባለው አትክልት ሁለተኛ ደግሞ ሳላጣ የሚባለው አትክልት ሶስተኛ ደግሞ ነጭ ሽንኩርት የሚባለው አትክልት ነው የምወዳቸው በርግጥ ሁሉም አትክልቶች ለምግብነት የሚውሉ እንደሆኑ ይታወቃል እኔ ግን ከስጋ ይልቅ አትክልት መብላት ስለምወድ የጎመን አትክልት የጥቅል ጎመን አትክልት የድንች አትክልት የነጭ ሽንኩርት አትክልት የተለየ ስሜት ይፈጥሩብኛል። ምክንያቱም ስጋ የማይወዱ ሰዎች ውስጥ አንዱ እኔ ነኝ ፍራፍሬ እና አትክልት ስለምመገብ እነዚህን አትክልቶች በተለየ ሁኔታ እወዳቸዋለሁ።

የድርጅቱን ባህል ብዙም አልወደውም። ማለት እኔ የምሰራበት ድርጅት ዩኒቨርሲቲ ነው ዩኒቨርሲቲ ደግሞ አለም አቀፍ ተቋም ነው። የፌደራል መንግስት ነው ግን እኔ በምሰራበት ድርጅት። አንዳንድ የዘረኝነት ስሜቶች ወይም ደግሞ የአንድ አካባቢ ቋንቋ ብቻ ስለሚንፀባረቅ ብዙም አልወደውም። ምክንያቱም ዩኒቨርሲቲ አለም እቀፍ ተቋም ነው። የትኛውም ሰው ከየትም ቦታ መጥቶ መማር ይችላል። አለም አቀፍ ቋንቋ የምንጠቀምበት ተቋም ነው። የአንድ ቋንቋ ብቻ የሚሰጥበት ወይም ደግሞ የአንድ ቋንቋ ባህል ብቻ የሚነገርበት ሳይሆን የተለያዩ ቋንቋዎች የሚነገሩበት የተለያየ ማህበረሰብ መጥቶ የሚማርበት ተቋም ነው። ስለዚህ መንጸባረቅ ያለበት ባህል የሁሉም ሁሉንም ያካተተ ሁሉንም ያማከለ ባህል መሆን አለበት። ነገር ግን ይሄ ድርጅት አንዳንዴ አድሏዊነት በሚመስል ሁኔታ የአንድ ቋንቋ ባህልን ብቻ ማሳየት ወይም ስለሚያንፀባርቅ ብዙም የድርጅቱን ባህል አልወደውም

ቤቴ ልዩ የሆነ መቀመጫ የለኝም። ያው እንደተለመደው በማንኛውም ቤት እንደሚገኘው በቤቴ ውስጥ የሚገኘው ሶፋ እና መደበኛውን ወንበሮች ወይም የእንጨት ወንበሮች ናቸው። በቤቴ ውስጥ ልዩ የሆነ መቀመጫ የለኝም አስቤውም አላውቅም አሰርቼም አላውቅም። እንደተለመደው በመኖሪያ ቤት ሊኖሩ የሚችሉ እቃዎች ናቸው ያሉኝ። ከእነሱም መካከል ሶፋ የመመገቢያ ጠረጴዛ እና የማጠናበት ወይም የማነብበት ወንበሮች ናቸው። እነሱም የተለዩ አይባሉም ማንም ሰው እንደሚጠቀመው የምትጠቀማቸው መሳሪያዎች ናቸው ሁሉም ጓደኞቼ ቤትም ያለ ነው። ስለዚህ በቤቴ ውስጥ ልዩ የሆነ ወይም ልዩ የሚባል መቀመጫ የለኝም። በየሰው ቤት የሚገኙት መደበኛ የሚባሉ መቀመጫዎች ብቻ ናቸው።

ማታ ምንም አይነት ድምጽ መስማት አልፈልግም ምንም አይነት ድምጽ አልሰማም ምክንያቱም በጊዜ መተኛት ጠዋት ደግሞ ለስራዬ መነሳት ነው ምፈልገው ማታ ምንም ድምጽ ሳልሰማ ነው መተኛት ምፈልገው ለዚህ ደግሞ ቀድሜ ማድረግ ያለብኝን ነገሮች አደርጋለሁኝ ማታ የምሰማው ድምጽ የለም በተፈጥሮ የሚሰሙ ድምጾች ካልሆኑ በስተቀር እኔ አስቤበት ይሄን ድምጽ መስማት አለብኝ ብዬ የምሰማው ድምጽ የለም በተፈጥሮ ማለቴ የወፍ ድምጽ የመብረቅ ድምጽ ዝናብ ከሆነ የተለያዩ ድምጾች ይኖራሉ። የተፈጥሮውን ድምጽ ልሰማ እችላለሁ እንጅ እኔ አስቤበት የምሰማው ድምጽ የለም። ማታ ማታ ድምጽ ከሰማሁኝ እንቅልፍ ስለማይወስደኝ ድምጽ ላለመስማት እሞክራለሁኝ።

የትውልድ ከተማዬ በደቡብ ኢትዮጵያ ከሚገኙት ጽኑ ከተሞች ወይም ትልልቅ ከተሞች ውስጥ አንዷ በሆነችው በሀዋሳ ከተማ ነው ሀዋሳ የፍቅር ሀይቅ የሚገኝባት በደቡብ ኢትዮጵያ ከሚገኙ ውብ ከተሞች ውስጥ አንዷ ናት። በዚሁ በደቡብ ኢትዮጵያ ዋና ከተማ በሆነችው በአዋሳ ከተማ ነው። የተወለድኩት አላሞራ በሚባል ሰፈር ነው ተወልጄ ያደግኩት ሀዋሳ ደስ የምትል ከተማ በጣም የምወዳት ከተማ በኢትዮጵያ ውስጥ አሉ ከሚባሉ ከተሞች አንዷ ስትሆን በተፈጥሮ የታደለች፣ በሀይቅ የተከበበች፣ መልካም ምድሯ ጥሩ የሆነ፣ ደስ የምትል ከተማ ነች። በሀዋሳ በደቡብ ኢትዮጵያ በምትገኘው ጥሩ ወይም ደስ የምትል ዘመናዊ ከተማ በምትባለው የሀዋሳ ከተማ ነው የተወለድኩት

በጣም የምወደው ቁጥር ሰባት ነው። ክርስቲያን ስለሆንኩኝ፣ ሰባት ቁጥር ደግሞ በዕብራውያን አቆጣጠር የራሱ ትርጉም ስላለው፣ መንፈሳዊ ትርጉም ስላለው፣ በተለየ ሁኔታ የምወደው ሰባት ቁጥር ነው። በርግጥ ቁጥሮች እያንዳንዳቸው ትርጉም አላቸው። እኔ ግን በተለየ ሁኔታ የምወደው ሰባት ቁጥርን ነው። ሰባት ቁጥር በዕብራውያን ፍጹም ቁጥር ነው። ከመንፈሳዊ አለም አንፃር ሲታይ እንደ ክርስቲያን፣ መጽሐፍ ቅዱስ እንደሚያነብ ሰው፣ የተረዳሁት ሰባት ቁጥር ፍጹም ቁጥር ነው። ፍጹም ስለሆነ ሰባት ቁጥርን በተለየ ሁኔታ እወደዋለሁ። ከዛ ውጪ የምወዳቸው ቁጥሮችም አሉ። ግን በተለየ ሁኔታ፣ ትርጉሙ ገብቶኝ፣ ትርጉሙን ተረድቼ፣ በልዩ ሁኔታ የምወደው ቁጥር ሰባት ቁጥር ነው።

የፀሀይ መውጣትን አያለሁኝ በተለይ ጠዋት ፀሀይ ስትወጣ የሚታይ የቀለም አይነት አለ የራሱ የሆነ ድባብ አለው። በተለይ ከአንድ ሰዓት በፊት፤ ከአስራ ሁለት ሰዓት በኋላ ፀሀይ ልትወጣ አካባቢ የፀሀይዋ ቀለም ለየት ይላል ይሄ ቀለም ስለሚማርከኝ፤ የተለየ ስሜት ስለሚፈጥርብኝ የፀሀይን መውጣት አያለሁኝ። ምክንያቱም ፀሀይ ስትገባ ያላት ከለር ወይም ያላት ቀለምና ፀሀይ ስትገባ ያላት ቀለም የተለያየ ነው ስትወጣ የሚኖራት ሙቀትና ስትገባ የሚኖራት ሙቀት ይለያያል። ይሄን ልዩነት ለማወቅ ብዙ ጊዜ ጠዋት ጠዋት ያለው የፀሀይ መውጣት የተለየ ቀለምና ስሜት ስለሚፈጥር የፀሀይን መውጣት በተለይ ጠዋት ጠዋት አያለሁኝ።

እኔ የምጠቀመው ሳሙና ላይፍ ቦይ እና ዱሩ ይባላሉ። በርግጥ ሳሙና የተለያየ አይነት ነው የልብስ ሳሙና አለ የገላ ሳሙና አለ። ልብስ ለማጠብ የምንጠቀምበትና ሻወር ወይም ደግሞ ገላችንን ለመታጠብ የምንጠቀምበት የሳሙና አይነት ነው። ብዙ አይነት አለ የተለያየ ፋብሪካ የተለያየ ሳሞና ያመርታል። እኔ በግሌ የሚመቸኝና የምጠቀመው ዱሩ የሚባል ሳሙና እና ላይፍ ቦይ የሚባል ሳሙና ነው። ሁለቱም ጀርሞችን የመግደል የሰውነትን ቆዳ የማለስለስ አቅም ስላላቸው የሰውነትን ሽታም የመቀነስ አቅም ስላላቸውና ጥሩ ጠረን ስለሚፈጥሩ በብዛት ወይም በተደጋጋሚ የምጠቀማቸው የሳሙና አይነቶች። ዱሩ ወይ እና የ ላይፍ ቦይ የሚባሉ ሳሞናዎችን ነው። እነዚህ ሳሙናዎች በተለየ ሁኔታ ኮንቴንታቸው ጥሩ ወይም የተሰሩበት ይዘት ጥሩ ስለሆነ በተደጋጋሚ እጠቀማቸዋለሁ

አዎ ቅጽል ስም አለኝ። ስሜ ቴዎድሮስ ይባላል ቅጽል ስሜ ደግሞ ጎበዜ ይባላል። ይሄ ስሜ የወጣልኝ በትምህርቴ ጎበዝ ስለሆንኩኝ እናቴ ያወጣችልኝ ስም ነው። ቅጽል ስም ብዙ ጊዜ የሚወጣው ቤተሰብ ከሚያወጣው ስም በተጨማሪ ባለን ፀባይ ባለን እንቅስቃሴ የተነሳ የሚወጣ ስም ነው። ይሄ ስም ብዙ ጊዜ ደግሞ እኛን ወይም እኛነታችንን የሚገልጽ ነው የሚሆነው። እኔም በትምህርቴ ጎበዝ ተማሪ ስለነበርኩ በደረጃ የምወጣ ተማሪ ስለነበርኩ እናቴ ጎበዜ ብላ ትጠራኛለች ከዚህ አንፃር የወጣልኝ ቅጽል ስም ነው። አዎ ቅጽል ስም አለኝ።